በስራ ጊዜ በቂ እረፍት አደርጋለሁ አልፎ አልፎ። ያው ሊቃን ሲሰማ እረፍት አደርጋለሁ እና ያው በጣም ከፍተኛ የሆነ የስራ ጫና ሲኖር። ከፍተኛ የሆነ ድካም ስሜት ካለ እረፍት የምናደርግበት ጊዜ አለ። እና እኔም እንዲሁ እረፍት አደርጋለሁ ማለት ነው። እና በስራ ጊዜ አልፎ አልፎ እረፍት ይደረጋል። ምክንያቱም እረፍት ከሌለ ስራን በአግባቡ ለመስራት አስቸጋሪ ስለማይሆን። አልፎ አልፎ እረፍት አደርጋለሁ

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ ወደ ቤተ አካባቢ ጠጋ እላለው ወይም ደግሞ ጃንጥላ ነገሮችን በመጠቀም ከዝናብ መከላከል የሚቻልበት መንገድ አለ። ይሄ ብቻም ሳይሆን ያው ህዝብ ቤት አከባቢ በመጠለል ከተለያዩ አጽዋት አከባቢ በመጠለይ እና ዝናብን ሊከላከሉ በሚችሉ ነገሮች ውስጥ በመሆን ዝናብን መከላከል ይቻላል። ማለት ነው። እና በጣም በርካታ የሆኑ የዝናብ መከላከያ መንገዶች ሲኖሩ ከእነዚህም ውስጥ ፌስታል ነገሮችን ፕላስቲክ የተሰሩ ነገሮችን መጠቀም ሊሆን ይችላል ማለት ነው። ሌላው ምንድን ነው? ቤት ውስጥ በተለይ ቤት ውስጥ መግባት እና ጥሩ የሆነ ቤት ውስጥ በመግባት ዝናብን መከላከል ይቻላል

በመስኮት ጎን መቀመጥ ትወዳለህ? አዎ እወዳለሁ። በመስኮት ጎን መቀመጥ የሚጠቅመው አንዱ ምንድነው ንጹህ የሆነ አየር ለማግኘት ጥሩ የሆነ ስሜት ይሰማናል እና ከተለያዩ መጥፎ ሽታዎችን ለመዳን ከተፈለገ ምንድነው መሆን ያለበት ማለት ነው? በመስኮት ከጎን መቀመጥ ነው እና በጣም ጥሩ ነው። አየር ያገኛል ከሙቀት ነፃ ለመሆን ይጠቅማልና። ሙቀትን ለመከላከልም ጥሩ አየር በማግኘት ጥሩ የሆነ እ ኑሮን ለመኖር ጥሩ የሆነ አየር በመሰብሰብ። ራሳችንን በማስደሰት ራሳችንን ዘና በማድረግ ኑሮን ለመኖር የተሻለ ትርጉም ስለሚሰጥ። በመስኮት ጎን መቀመጥ ትልቅ ሚና ስላለው። በተለይ ከተለያዩ ተላላፊ ብሽታዎች ለመከላከል በመስኮት ዳር መሆን ጥሩ ነው። እና መስኮት ዳር ስንሆን ነፋሳማ አየር እ ስለምናገኝ ራሳችንን ከተለያዩ በሽታዎች ስለሚያ ስለምከላከል በጣም የተሻለ እና ጥሩ የሆነ ነው ማለት ነው። ብዙ ሰው ይሄን ነገር ያው ይወደዋልና እኔም በመስኮት ጎን መቀመጥን በጣም በትልቅ ሁኔታ እየምወደው ስለሆነ። ብዙ ጊዜ በመቀመጥ እ ራሴን ከተለያዩ ነገሮች እከላከልበታለሁ

ስንት? ትራስ ትጠቀማለህ ትራስ ሁለት ትራስ እጠቀማለህ ማለት ነው። አንዱ በጎን አንዱ ደግሞ በላይ እጠቀማለሁ ማለት ነው። እና አልፎ አልፎ ደግሞ ከፍተኛ የሆነ የመተንፈስ ችግር ካጋጠመ ደሞ ምንድነው የምንሆነው? ትራስን ደራርቦ መጠቀሙ የተሻለ ለውጥ ሊኖር ስለሚችል ነው። ትራስን ከፍ አድርጎ መጠቀም የምንችልበት መንገድ አለ ማለት ነው። እና ለምሳሌ ጉንፋን ከተያዝን ሌላ የመተንፈስ እስኪያስቸግረን። ነገሮች ካሉ የደረቱ ውጋት ምናምን ነገር ካለ ደግሞ። ደረትን እቅፍ አድርጉ ለመያዝ እና ጠጋ አርጎን ለመያዝ ትራሳችን ከፍ አድርገን የምንሰራ እንተኛ እንችላለን። እና ትራንስ በጣም ጥሩ ምቾት ስለሚሰጠን። ትራሶችን ደራርቦ መጠቀም የተሻለ ነገር አለው። እኔ ግን ሁለት እና ሶስት ብዙ ጊዜ እጠቀማለሁ ማለት ነው።

የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜ ብዙ ጊዜ የምመኘው ቀን አካባቢ በተለይ ስድስት ሰዓት ሰባት ሰዓት የሚሆን የእረፍት ጊዜዬ ነው። ከዛ ደግሞ እሁድና ቅዳሜ እሁድና ቅዳሜ እሁድና ቅዳሜንም እንዲሁ በጣም የምወደው የእረፍት ጊዜ ነው። ከዛ ሌሊት ደግሞ በጣም የምወደው ክፍለ ጊዜ ነውና ይሄን ክፍለ ጊዜ በአግባቡ ብትጠቀምበት በጣም ደስ ይለኛል

የምወደው መጠጥ ምንድነው? የምወደው መጠጥ ለስላሳ እንደነ ፔፕሲ ሚሪንዳ ኮካ ስፕራይት ፋንታ እነዚህ አይነቶች መጠጦችን ከለስላሳ መጠጦች የምወድ ስሆን ሌሎች ደግሞ ትኩስ መጠጦች ደግሞ ቡና ሻይ ማክያቶ ወተት እነዚህ ነገሮች ደግሞ ትኩስ ከሆኑ የመጠጥ አይነቶችን እወዳለሁ። አልኮል ከሆኑ ደግሞ ቢራ እወዳለሁ። እና እነዚህ በደንብ የምጠቀማቸው። ብዙ ጊዜ ለስላሳ መጠጦችን አብዝቼ እጠጣለሁ ለስላሳ መጠጥ እጅግ እወዳለሁ እና ከዚህም አንፃር ብዙ ጊዜ ለስላሳ መጠጥ አብዝቼ እጠጣለሁ

ስለ መኖሪያ ቤት ንገረን መኖሪያ ቤቴ የምኖረው ከማትና ከአባቴ በተወለድኩበት ከሰደጉኝ እናት አባቴ ጋር ሲሆን አልፎ አልፎ አያቶቼ ጋር በመሄድ እኖራለሁ ማለት ነው እና እንደየአስፈላጊነቱ ነው ማለት ነው። በሁሉም ቦታ እንደየ አስተዳደጋችን የተለያየ ቢሆንም እኔ ግን ከቤተሰብ ጋር በስርዓትና በክብር ያደኩ ልጅ ሲሆን በቤት ውስጥ ነው ያደኩት ማለት ነው። በቤት ውስጥ ነው ያደኩት።

በልጅነት የምትወደው ጨዋታ ምን ነበር? በልጅነቴ የምወደው ጨዋታ ዘፈን እስክስታ ውዝዋዜ ባህላዊ መዝናኛዎች ላይ እወዳለሁ። እና እንዲሁም ኳስ መጫወት ኳስ መጫወት እጂግ ደስ ከምለኝ አንዱ ስለሆነ። ኳስ ጨዋታ እንጂ አሁንም። በልጅነት ሚወደዎ ስራ ስለሆነ በጣም መኳስ መጫወት ደስ ይለኛል።

የስራ ግምግማ ታደርጋለህ የስራ ግምግማ አደርጋለው የስራ ግምግማ ባረግነው ቁጥር ብዙ ለውጦች ስለሚኖሩ የስራ ግምግማው ሁላችንም ማድረግ ይጠበቅብናል ማለት ነው። እና የስራ ግምግማ ስራ ለማሻሻል ስራን በውል ለመወጣት። ብዙ መሻሻሎችን ለማግኘት ሲባል የስራ ግምገማ እጅግ ያስፈለጋል። እና ሁላችንም የስራ ግምገማ እያደረግን ስራዎቻችንን በአግባቡ መስራትና እና ጥሩ ውጤት ማስመዝገብ የምንችልበት መንገድ ስለሆነ። ሁላችንም ስራ ግምገማ እያደረግን ጥሩ የስራ ውጤት ማስመዝገብ እንችላለን ማለት ነው።

ቤትህን እንዴት ታስውባለህ? ቤቴ በጣም ጥሩ እና የተሻለ ሲሆን የተሰራው ደግሞ ከተለያዩ ብሎኬቶች ከተለያዩ እንጨቶች እና ቆርቆሮን መሰረት ባደረጉ ግንባታው የተገነባ ሲሆን መሰረቱ በጣም ጠንካራና ጥሩ በመሆን መልኩ የተሰራ ሲሆን። አሁን ላይ በጣም አሪፍ ከሆነ ውበትን በተላበሰ የ

በመስታወት ላይ ምን ያህል ጊዜ ታያለህ? በመስታወት እንዳስፈላጊነቱን ማየት ይቻላል በዓላት አካባቢ ከፍተኛ ትኩረት ሰተን የምናይበት ጊዜ ቢሆንም ግን አልፎ አልፎ ደግሞ ጠዋትና ማታ ደግሞ ብዙ ጊዜ። አልፎ አልፎ እናይበታለን። ግን በጋ አካባቢ አቧራም ስለሚዛ መዝናኛዎች ስለሚኖሩ ለነዛ ለውበታችን ትኩረት ምትሰጥበት ጊዜ ስለሆነ በእነዚህ ጊዜዎች መስታወት ላይም በርካታ ጊዜ እናሳልፋለን

የትኛውን ቀን ሰዓት ትወዳለህ? እኔ የምወደው ጠዋታማ የአየር ሰዓት ነው። ጠዋት በጣም ከምንም በላይ የሚመች የአየር ሰዓት ስለሆነ ጠዋት አካባቢ በጣም ነው የምወደው። እና ተስማሚ አየር ክልል ስለሆነ እኔም ጠዋት አካባቢን በጣም እወደዋለሁ። እና ይሄን ሰዓት ብዙ ሰዎች ይወዱታል። እኔም በጣም የምወደው የቀኑ ሰዓት ስለሆነ ሶስት ሰዓት አራት ሰዓት እስከ አምስት ሰዓት ባለው ውስጥ በጣም የተሻለ እና ጥሩ የሆነ ግዜ ነው

ለበጎ አድራጎት ሰርተህ ታውቃለህ? አዎ ሰርቼ አውቃለሁ የተለያዩ የደም ልገሳዎችን አድርጌ አውቃለሁ። የተለያዩ የበጎ አድራጎት ድጋፎችን ማሰባሰቢያዎች ላይ ተሳትፌ አውቃለሁ። የተለያዩ የበዓላት ላይ መረዶ አድርጌ አውቃለሁ ድጋፍና ክትትል አድርጌ አውቃለሁ። ነፃ የትምህርት ድጋፍ አርጌ አውቃለሁ። በተለያዩ ድንገተኛ አደጋዎች ላይ በተታየው የሆነ ድጋፍ አይቼ አውቃለሁ። ማህበራዊና በጎአድራጎት ላይ በንቃት ነው የምሳተፈው

ሳህኖችን መታጠብ ትወዳለህ አዎ እወዳለሁ ሳህኖች በአግባቡ መታጠብ መቻል አለባቸው ንጽህና መጠበቅ በጣም ጥሩ ስለሆነ ንጽህናን ካልጠበቅነ ለተለያዩ በሽታዎች ስለምንዳረግ። እኔም ሳህኖችን በአግባቡ በስርዓት መታጠ አጥባለሁ። እና ስለዚህ ሳህኖችን በአግባቡም ማጠብ መንከባከብ ያስፈልጋል። ይሄ ይመስለኛል ሳህኖች በጣም ጥሩ ወደ መልኩ መያዝ ብቻ አለ

ማደንዘዝ ትወዳለህ እኔ ማደንዘዝ አልወድም መጨረሻ አልችልም አላቅም ምን ማለት ነው? ማደንዘዝ መንገዱ እንዴት እንደሆነ አላቅም ስለማደንዘዝ። እኔ በድምጽ ደረጃ እና በወሬ ደረጃ ነው እንጂ በተግባር እንዴት እንደሆነ አላቅምና። እጅግ ማደንዘዝ ማለት በጣም ከባድ አደገኛ ነገርም ስለሆነ እኔ ማደንዘዝ በደንብ አላውቅም። ግን የሚያድሩ የሚያደነዝዙ እንዳሉ መረጃውና እውቀቱ አለኝ ማለት ነው።

ሰዎችን እንዴት ታስተዋውቃለህ ሰዎችን መጀመርያ ሰላምታ በመለዋወጥ ከዛ ደግሞ የየእጅ ሰላምታ እንዲያደርጉ በማድረግና ስምን በማስተዋወቅ የሆናል ማለት ነው። ከዛ ያላቸውን የግል ባህሪ እነዚህ እንደዚህ ነው ይህ እንቶኔ ነው የሚሰራ። የሚሰሩት የሰራ ድርሻ እና የሚኖሩበትን እንደዚህ ነው በማለት በግልጽ ስለ ሰዎች ማስተዋወቅ ይቻላል። እና ከዛም ሻይ ቡና በማለትም ማስተዋወቅ የሚቻልበት መንገድ አለ።

ቅዝቃዛ የአየር ሁኔታ ትወዳለህ የኔ ቅዝቃዛ የአየር ሁኔታ አልወድም። የቅዝቃዛ የአየር ሁኔታ ሰውነትን እንደፈለጉ ለማንቀሳቀስ ሰውነትን ምቾት የማይሰጥ የአየር ክልል ሁኔታ ሲሆን እኔ ግን ይሄንን የአየር ሁኔታ በጣም የምጠላው ነው። እና ብዙን የምወደው ሞቃታማ የአየር ሁኔታ ሲሆን ቀዝቃዛ የአየር ሁኔታ እጅግ ተስማሚ ስላልሆነ እኔ አልመክርም እና ቅዝቃዛ የአየር ሁኔታ ብዙ ሰው አይፈልገውም። እኔ ግን የምፈልገው ቀን ሞቃታማ ስለሆነ ቅዝቃዜ በፍጹም የምጠላውና የማልወደው የአየር ሁኔታ ነው።

የምትወደው ሬስቶራንት የት ነው? የምወደው ሬስቶራንት አዲስ አበባ ሃይሌ ሬስቶራንት። እጅግ ከፍተኛ የሆነ ጥራት ያላቸው ምግቦች የሚቀርቡበት። ጥራቱን በጠበቀ መስተንግዶ አስተ የሚስተናገድበት እና እጅግ ደስ የሚል ለህሊና ለስራ ለአእምሮ እጅግ ደስ እና ማራ የሚልና ማራኪ የሆነ። ሆቴል ነው። እና እነዚህ ሬስቶራንቶች እጅግ ጥራታቸውን የጠበቁ በመሆናቸው በተጨማሪ ክብር ባለው መስተንግዶ ስለሚያስተናግዱ ማለት ነው

ምን? አዲስ ነገር መማር ትፈልጋለህ የመማር የምፈልገው አርቲፊሻል ኢንተለጀንስ እና የአርቲፊሻል ኢንተለጀንስ ፕሮግራሚንግ ማለት እነዚህ አይነት ያው ዘመኑን የዋጁ ቲክቶሎጂ ያላቸውን ነገሮችን መማር እፈልጋለሁ። እና ኮምፒውተር ነገሮች ኮምፒውተር ቤዝድ ትምህርቶች ላይ በጣም ትኩረት አድረጌ መማር የሚችለው

ቪዲዮ ጥሪ ታደርጋለህ አዎ አደርጋለሁ ቪዲዮ ጥሪ እንግዲህ ምስል መሰረት ባደረገ ቪዲዮ ጥሪ በጣም ጥሪ ስለሆነ በጣም አይን ላይን እየታዩ በአካል እየታዩ ማውራት በጣም የተሻለ እና ጥሩ ስለሆነ ቢዶ ጥሪዎችን በርካታ ቢዶ ጥሪዎችን አደርጋለሁ። እነዚህ ቪዲዮ ጥሪ ደግሞ መስላቸው ጥራት ባለው መልኩ በተሻለ የንግግር እና ብቃት ባለው መረጃ ለማስተላለፍ የሚረዳን ስለሆነ። ቪዲዮ ጥሪ በጣም ጠቃሚ እና በጣም ጥሩ ነገር ነው።

የትውልድ ከተማ የት ነው? የትውልድ ከተማዬ ጎንደር የሚባል ልዩ የሆነች ከተማ ስትሆን ከተማዋ እጅግ በባህላዊና በተፈጥሮ ሁሉ ነገር ያደላት። በሁሉ ነገር የተሟላላት ጥራቱንና ሁሉን ነገር የሰጣት እጅግ በተፈጥሮ የበለፀገች ከተማ ስትሆን በርካታ የቱሪስት መስህቦች የምትገኝባት። ልዩ የሆነች ከተማ ናት። ጎንደር በካታ የባህል እና የተለያዩ ትውፊቶች የሚዘከርባት ልዩ ከተማ ነች።

ደሞዝ በዬትኛው ቀን ታገኛለህ? በፈረንጆች አቆጣጠር ከሃያ አምስት እስከ ሰላሳ ባለው የቀን አቆጣጠር የሚገባ ነውና እኛ ደሞዝ የሚከፈለው ብዙ ጊዜ በፈረንጆች የቀን አቆጣጠር ሲሆን ወር በገባ በሃያ አምስተኛው ቀን ጀምሮ እስከ ሰላሳኛው ባለው የቀን ገደብ ውስጥ ይከፈላል ማለት ነው። ብዙ ጊዜ ግን ከሃያ አምስት በፊት እና ከሰላሳ በኋላ አይከፈልም። የሚከፈለው ወር በገባ ከሃያ አምስት እስከ ሰላሳ ባለው በአምስቱ ቀናት ውስጥ ደሞዝ የሚከፈልበት የጊዜ ሰሌዳ ነው። እና በእኛ የስራ ሁኔታ ይሄን አይነት ያከፋፈል ዘዴ የሚጠቀም ሲሆን በሌሎች ዘንድ ደግሞ በበርካቶች በኢትዮጵያ አቆጣጠር ከሃያ ስምንት እስከ ሰላሳ እስከ አንድም ባለው ውስጥ ይከፈላል ማለት ነው

ምን አይነት ሙዚቃ ትወዳለህ? ባህላዊ ሙዚቃዎች በጣም ትኩረት አድርጌ የማዳምጠው እና የምወደው ሲሆን ባህላዊ ሙዚቃዎች በጣም ቆየት ያሉ ሙዚቃዎችን እጅግ ባህላዊ እንዲሁም ቀረርቶ ያላችሁ ሙዚቃዎችንም እንዲሁ እወዳለሁ። እና እነዚህ ሙዚቃዎችን 'ጀስት' የማህበረሰቡን ቱፊት ባህል የሚያስተላልፉ እነዚህ ቆየት ያሉ ሙዚቃዎችን ጣም ያለው ይሄ የሌላ 'ከለር' ሙዚቃዎችን ማዳመጥ በጣም ጥሩ ነው።

የምትወደው እንስሳ ምንድነው? በርካታ እንስሳቶች ሲኖሩ ከእነዚህ ውስጥ የዱርና የቤት እንስሳቶች አሉ። ከዱር እንስሳት መካከል እነ ነብር አንበሳ ቀይ ቀበሮ ጅብ እነዚህ አይነት የቤት የዱር እንስሳት ሲኖሩ የቤት እንስሳት ወይም ደግሞ ከብት ፍየል በግ አህያ ይኖራሉ እና በጣም የምወደውም ከቤት እንስሳት መካከል በግ ነው። በግ በጣም የዋህና በጣም በጥሩ ሁኔታ ስለሚሆን በግ በጣም ጥሩ ነው። ከዱር እንስሳ ደግሞ የምወደው ነብር እና አንበሳ ናቸው። እነዚያ ሁለቱ እንስሶች እጅግ ጀግንነታቸው እጅግ ጉልበታቸው እጅግ ጥንካሬያቸው በጣም ለሁሉም ደስ ከሚሉ የዱር እንስሳቶች መካከል ናቸው ማለት ነው። እነዚህ የዱር እንስሳቶችን በአግባቡ በመያዝ የተለያዩ ትርጉም ያለው ነገሮችን መቀበልና ማስተላለፍ የምንችልበት መንገድ ስለሆነ አጥብቆና በክብር መያዝ ያስፈልጋል

የመንገድ ስም ዛጎላ የሚባል ስም አለ አውቃለሁ ያው ሙሉ ብዙ አይነት መንገድ አለ የመንገድ ስሞች ግን ያው ግዴታ ካላወቁ መንቀሳቀስ ስለማይቻል የመንገድ ስም በግዴታ ማወቅ አለብን ማለት ነው። እና የመንገድ ስሞችን ካወቅነው ለእንቅስቃሴያችን ትንሽ ስለሚያስቸግረን ብዙ አይነት የመንገድ ስሞች ቢኖሩም ግን የራሳችን የመንገድ ስሞችን ማወቅ በጣም ጥሩ ነው። እና ይሄን በአጋጣሚ እንኳን መንገድ ቢጠፋን በመንገድ ስም መንገድ ያችን ይዘን ተፈለግንበት ቦታ መድረስ እንችላለን

ለሌሎች ማስተማር ትችላለህ እችላለሁ ማስተማር በጣም ትልቅ የሆነ ተሰጥቶ ያለኝ ሲሆን በጣም በርካታ ትምህርቶችን የምሰጥ እና እርዳታ የማደርግ ሲሆን። እንደማስተማር ደስ የሚል ነገር ስለሌለ እኔም ማስተማርን በጣም የምወደው ስለሆነ ማስተማሮች ሁሉም ሰው። እንደ ልምድ አርጎ ቢሰጡ ነው እና ማስተማር በጣም ቀላል ሚባል አደለም ያወቁትን ማሳወቅ። በጣም የጥሩ የሚባል ተሰጦ ነው

ጫጫታ ታገኝበት ትችላለህ አዎ ሊገኝበት ይችላል አልፎ አልፎ ጫጫታ ሊገኝበት የሚችልባችሁ መንገዶች አሉ። በተለይ የሰው ብዛት ባለባቸው አካባቢዎች ላይ በርካታ የሆነ ጫጫታ ሊኖር ይችላል። እነዚህ ጫጫታ አካባቢ ያው እንግዲህ ራስን በአግባቡ በመጠቀም ራስን ከሌሎች ጫጫታማ አካባቢ በማግለል። ጫጫታ የምታገኝበት የሚቻልበት መንገድ ነው እና እንደዚህ

ዶሮ አለህ ዶሮ ለጊዜው የለኝም በፊት ነበረኝ። አሁን ላይ ግን ዶሮ የለኝም ዶሮ ቢኖረኝ በርካታ የሆነ ጥቅም የሚታወቅ ማግኘት የምችልበት መንገድ ነበር። ነገር ግን ዶሮ አሁን የለኝም ወደፊት ዶሮ ለማዘጋጀት አስቢያለሁ። ምክንያቱም ዶሮ ከፍተኛ የሆነ ጠቀሜታ ስላለው ማለት ነው። ዶሮ እንቁላል ትሰጣለች እንቁላል ደግሞ በጣም ትወዷል እና እንቁላል። ለሰው ልጅ በጣም ከፍተኛ ጠቀሜታ አለው። ዶሮ ቢያርድ እንጠቀምበታለን ስጎው በጣም ጣፋጭ ነው እና። ለተለያዩ አገልግሎቶች ዶሮ መጠቀም እንችላለን መሸጥ እንችላለን ለስጋ መዋል እንችላለን ለርቢ ማራባት እንችላለን። እና በርካታ ጠቀሜታ ስላለው ስለ ዶሮ። ይሄን የሚባል ጠቀሜታ። በትንሹ እንደዚህ ይሄን ያህል ሊስት አድርገን በጣም በርካታ የሆነ ጠቀሜታ አላቸው። ስለዚህ ዶሮዎችን በአባቡ ማርባት መጠቀም ይቻላል

ቀትር ምን ትመገባለህ ቀትር ላይ? ምመገባቸው የ ብዙ አይነት ፕሮቲን ነገሮች ስጋ ወተት እንቁላል ነገሮች በጣም ይመቹኛል። እና ቀትር ላይ። እነዚህ ምግቦችን መመገብ ለኔ እጅግ ጥሩ ነገር ስለሆነ ቀትር ላይ የምጠቀመውን ምግብ እነዚህ ይመስላል። በጣም ከብ ከባድ የሆኑ ምግቦችን ምጠቀምበት። የ ሰዓት ነው ቀትር ላይ ነው እና

የስራ ልብስ ትለብሳለህ እለብሳለሁ ምክንያቱም የስራ ልብስ ለብዙ ነገሮችን እና የ የስራ ልብስ እና የክት ልብስ የምንለው አለ የስራ ልብስ በስራ ሰዓት የሚለብስ ሲሆን የሌላኛው የልብስ አይነት ደግሞ በተለያዩ በዓላት የምንጠቀማቸው ልብሶች ናቸውና እንደየሁኔታው የተለያየ ልብስ ማዘጋጀት አለብን ማለት ነውና። አንድ አይነት መሆን የለበትም። የስራ ልብስ አለ የበአል ልብስ አለና የስራ ልብስ በስራ ሰዓት መልበስ ያስፈልጋል

በበጋ ወቅት ምን ታደርጋለህ? በበጋ ወቅት በበጋ ባህላዊ የእደ ጥበብ ስራዎችን እሰራለሁ። እንደነ ቀሚስ የተለያዩ ይዘት እሚሆኑ በርካታ ልሶችን ማዘጋጀት የሚቻልበት ወቅት ነው። እና በዚህ ወቅት በበጋ ወቅት እነዚህን የበአል ልብስ ያዘጋጃል። እደ ጥበብ የእጅ ጥበብ የተለያዩ ጥለፉ ጥለፋት። በጣም ብዙ አይነት የበአል ልብሶች ስላሉ እነዚህን በማዘጋጀት ለባዕል ለድምቀት የሚሆኑ ነገሮችን በዚሁ ሰዓት አዘጋጃለሁ

በቀን ምን ያህል ውሃ ትጠጣለህ? በትንሹም ሁሉሌተር በቀን እጠጣለሁና ውሃ በጣም ጠቃሚ ነውና። ከውሃ ጥቅም በጣም በርካታ ነገሮችን ማግኘት ስለሚቻል። ውሃን አብዝቶ መጠጣት ደግሞ በርካታ የሆኑ በጣም ታስላላችሁ። ሁላችንም ውሃን በአግባቡ ብንጠቀም ራሳችንን ከተለያዩ በሽታዎች መከላከል ይቻላል። እና እኔ በትንሹ ሁለት ሊትር እጠጣለሁ። ከበዛ ደግሞ እስከ ሶስት ሊትርም የምጠጣበት ጊዜ አለ። እና ውሃ በጣም ከፍተኛ የሆነ ጥቀሜታ ስላለሁ አብዝቶ መጠጣት በጣም ጥሩ። ጥቅም ማግኘት ይቻላል

የምትወደው አትክልት ምንድነው? ወይራን በጣም የምወደው አትክልት ነውና። እጅግ ሽታው መዓዛው እጅግ ደስ ከማለቱም አንፃር። እጅግ ጠንካራና ለብዙ ጊዜ የሚያገለግል የእጽዋት አይነት ሲሆን። ወይራ በጣም ጥሩ በሁለተኛ ደረጃ ደግሞ። ጽጌረዳ የምንለው የአትክልት አይነት በጣም ቆንጆና ማራኪ ሲሆን። ውበቱን የተለያዩ አበባዎችን በማፈንዳት ለውበት። ለተለያዩ ድምቀት የሚሆኑ አበቦችን ማግኘት የምንችልበት። የአተክልት አይነት ነው

በስራ ላይ ችግሮችን ትፈታለህ? በጣም ነው የምንፈታው ምክንያቱም በስራ ላይ በጣም በርካታ የሆነ ችግሮች ይገጥማሉ እነዚህን ችግሮች ደግሞ ቁጭም ደግሞ በመነጋገር የተለያዩ መፍትሄዎችን በማምጣት ችግሮችን መፍታት ይቻላል። ችግር ያጋጥማል ስራ ሲሰራ። በርካታ የሆነ ችግሮች ሊኖሩ ይችላሉ እነዚህን ችግሮች ደግሞ ቀስ ብሎ በችግር አፈታት ዘዴዎች በመነጋገር መፍትሄ ማድረግ የሚቻልበት ዘዴ ስላለ። ቁጭ ብሎ ችግሮችን በመፍታት በስራ ላይ በጣም ከፍተኛ የሆኑ ችግሮች የሚገጥሙበት ቦታ ስለሆነ በመነጋገር በመሰብሰብ ውይይት በማድረግ ችግሮችን መፍታት ይቻላል። እና ችግሮች ካልተፈቱ የሚመጣው አጠቃላይ የስራ ጫና የስራ ክፍተት ደግሞ ከባድ ስለሆነ። ጥሩ የሆነ ውጤት ለማስመዝገብ ግዴታ ችግሮች መፈታት መቻል አለባቸው።

ወደ የትኛው ቦታ ተጉዘህ ታውቃለህ? ወደ ምስራቅ አምቦ አካባቢ በጣም በርካታ ጉዞዎችን አድርጌያለሁ። በዛም በርካታ ስራዎችን በጣም በርካታ የሆኑ ጊዜያቶችን በዛ አሳልፌያለሁ እና በጣም ብዙ የጉብኝት ቦታም ስለሆነ በጣም ብዙ ቦታዎችን በዛው ጎብኝቼ አይቼ ተደስቼበታለሁ። እና ብዙ አመታትንም በዛ ያሳለፍኩበት ቦታት ነው። ወደ ምስራቃማው የኢትዮጵያ ክፍል ተጉዤ አውቃለሁ

ስልክህን ምን ያህል ግዜ ታሞላህ በቀን? አንድ ግዜ እሞላለሁው አንድ ግዜ ከሞላው በኋላ እጠቀምበታለሁ እንደ የአስፈላግነቱ ጊዜው ሲበዛ። ያው በዛ ልክ ባትሪው እያለቀ ስለሚሄድ ሁለቴ ሶስቴ የምሞላበት ጊዜ ይኖራል። እና ጊዜህን በአግባቡ መጠቀም አስፈላጊ ነው። ጊዜህን በአግባቡ ስንጠቀም ስልክህንም ምን ያህል ጊዜ እንደምንሞላ ማወቅ እንችላለን። በጣም ብዙ ጊዜ የምጠቀም ከሆነ ቶሎ ቶሎ እንሞላለን በቀን ሁለቴ ሶስቴ ልንሞላ እንችላለን

ስንቴ? ኢሜል ትልካለህ በቀን ሶስት ጊዜ ኢሜል ልልክ እችላለሁ እንደየአስፈላጊነት በጣም በርካታ የስራ ጫና ባለበት ጊዜ ውስጥ በርካታ ኢሜል ልና ልንልክ እንችላለን። በጣም ስራ በሌለበት ጊዜ ደግሞ ብዙ ኢሜል ላንልክ እንችላለን እና እንደየወቅቱ እና እንደየስራው ይላያል ማለት ነው። እና የስራ ጫና የስራ ብዛት ባለበት አካባቢና ቀንና ወራት በርካታ ኢሜሎችን ልንላላክ እንችላለን። ከዛ ውጪ ግን አንዴ ሁለቴ ብቻ ኢሜል ልንላላክ የምንች

የምትወደው መተግበሪያ ምንድነው? የምወደው መተግበሪያ ኢንተርኔት ዩዝድ የሆኑ መተግበሪያዎች ቴሌግራም መተግበሪያ ቲክ ቶክ ጎግል መተግበሪያ ዩቲብ መተግበሪያዎችን በጣም የምወደው መተግበሪያ ስለሆነ ከእነዚህም በጣም በርካታ ትምህርቶችን እውቀቶችን ስላገኘሁበት። እነዚህን መተግበሪያዎች በጣም የምወደው መተግበሪያ

ስለ ፀጉርን መከባከብ ትወዳለህ? እወዳለሁ ስነ ፀጉር መከባከብ በጣም ከፍተኛ የሆነ ጥቅም ስላለው። እራስን ለማስደሰት ራስን ለማርካት ራስን ደስ ለማስኘት ስንፈልግ ፀጉራችን መንከባከብ አለብን ማለት ነው። እና ፀጉር መንከባከብ ደስ ስለሚል ሁላችንም ፀጉራችንን መንከማከም ከሄሎች የተላላፊ በሽታዎች እራስ መጠበቅ እንችላለን

ሽማግሌዎችን በጣም በርካታ የምናከብርበት መንገድ ሲሆን ከእነዚህም ትዕዛዞች እንደመፈጸም የተለያዩ። እርዳታ በማድረግ አላስፈላጊ የሆነ እዛች ከሚደርስባቸው መንከባከብ። እንዲሁም እንደየዋና የምግብ አቅርቦትና የተላያዩ ስጦታ በማበርከት። ሽማግሌዎችን ማክበር የሚችልበት መንገድ አለ ማለት ነው

ኮምፒውተር መጠቀም ትችላለህ? እችላለሁ ኮምፒውተር በጣም የተለያዩ ጠቀሜታ ሲኖረው። እነዚህን ጠቀሜታዎችን ለማግኘት ሲባል እኔም ኮምፒውተር እጠቀማለሁ። ኮምፒውተር በጣም ብዙ ጠቀሜታ ሲኖረው። እንደዚሁም ውስጥ ጽሁፎችን ለማዘጋጀት የተለያዩ ቪዲዮዎችን ለማዘጋጀት የተለያዩ ፕላትፎርሞችን ለማዘጋጀት የተለያዩ ትምህርቶችን ለማዘጋጀት በጣም ከፍተኛ የሆነ ጥቅም ያለው። ስለሆነ እኔም በጣም በከፍተኛ ሁኔታ

ቅርጫት እንደ ቅርጫት በጣም ብዙ ጠቀሜታ ሲኖረው። ቅርጫቶችን ያው ማዘጋጀት አያስፈልግም የተለያዩ ቁሻቶችን ለማዘጋጀት የተለያዩ ቁሻቶችን ለማጠራቀም የተለያዩ የልብስን ማጠራቀሚያ የተለያዩ ነገሮችን ለማድረግ ያው አስፈላጊ ስለሆነ ቅርጫት አለኝ። እኔ ቅርጫት ብዙ ሰው ይጠቀመዋል እኔም እንዲሁ የምጠቀመው። ቅርጫት አለ

ማሰላሰል ታደርጋለህ ማሰላሰል አደርጋለሁ ማሰላሰል በጣም በርካታ የሆነ ጥቅሞች እስካሉት ድረስ ማሰላሰል እኔም አደርጋለሁ ማለት ነው። እና ብዙ ሰው ማሰላሰል ላይ ትኩረት አያደርግም። እኔ ግን ማሰላሰል እንጂ በጥሩ ሁኔታ የማድረገው ነገር ነውና። በብዙ ሰው ማሰላሰል መቻል አለበት።

እሳት ማንደድ ትችላለህ? እሳት ማንደድ እችላለሁ እሳት በጣም በርካታ ማንደጃ መንገዶች አሉ በነዳጅ በተለያዩ ቀንዞች ሊያያዝ ይችላል። ከዛ ውጪ ግን። በተለያዩ የ ከእንጨታማ ነገሮች ድርቆሽ ነገሮችን ገለባ ነገሮችን በማድረግ የምናያይዝበት መንገድ አለ። ግን ብዙ ጊዜ በነዳጅ በጣም የተሻለ ውጤት ለማስመዝገብ ይረዳናል ነው

የምትወደው ሽታ ምንድነው? ማለት በጣም ለስራ ይሁን ለአፍንጫ ጥሩ የሆነ የማይከረክር አይነት ሽታ ያላቸው ነገሮች እነዚህ በጣም የምወደው የሽታ አይነት ነው። እና ብዙ ሰው እነዚህ አይነት ለአፍ እና ለአፍንጫ በጣም ጥሩ የሆኑ ሽታዎችን ይመክራሉ እኔም እነዚህን ሽታዎች እወዳቸዋለሁ።